እኔ ጠዋት የምነሳው ከሰኞ እስከ አርብ ከሆነ እኔና ባለቤቴ ለትንሿ ልጃችን ምግብ ማዘጋጀት እና እሷ መሸኘት ስላለብን አስራ ሁለት ተኩል ለአንድ ሩብ ጉዳይ እነሳለሁ። ከዛ ውጪ ቅዳሜና እሁድ ግን እኔ የማታ ሰው ነኝ። ስለዚህ ማታ አርፍጄ ስለምተኛ ብዙ ስለማነብ ብዙ ስለምሰራና አርፍጄ ስለምተኛ ጠዋት ደግሞ ስነሳ እንዲሁ አርፍጄ እስከ ሁለት ሰዓት ሁለት ሰዓት ተኩል ድረስ ጠዋት ሁለት ሰዓት ተኩል ድረስ ላረፍድ እችላለሁ። እና ቅዳሜና ወደምነሳው ጠዋት ሁለት ሰዓት ተኩል በአብዛኛው ከሰኞ ስካርብ ግን አንድ ሰዓት ተኩል ወይ አንድ ሰዓት ተኩል ነው። ግን አስራ ሁለት ተኩል ላይ በአብዛኛው መነሳት ይኖርብኛል። ምክንያቱም እንዳልኩት ከባለቤቴ ጋር ልጃችንን ቁርስ ሰርተን መሸኘት ስላለብን ቀደም ብዬ መነሳት ግድ ይለኛል። በዚያ ጊዜ ከሰኞ ስካርብ ባለው ጊዜ

አዎ አወንታዊ አስተያየት ብዙ ጊዜ ተቀብያለሁ ደግሞ ስቀበል በደስታ ነው የምቀበለው። ምክንያቱም እኔ ባላየሁበት አቅጣጫ ነገሮችን አይተው የሚሰጡኝ ከሆነ ስለሚጠቅመኝና ስህተቴን እንዳስተካክል ስለሚረዳኝ። አዎንታዊ የሆኑ አስተያየቶችን እቀበላለሁ። ከወንድ ከቤተሰቦቼም ሆነ ከጓደኞቼ ይሄን ደግሞ እንዲያደርጉልኝ እፈልጋለሁ እኔም ለነሱ አደርጋለሁ። አዎንታዊ ስታየት ለሰዎች በጣም አስፈላጊ ነገር ነው። በዋናነት ግን ለመገንባት ለማስተካከል ለማነጽ የሆነ አስተያየት ሲሆን ጠቃሚ ነው።

ይህ ጥያቄ ትንሽ ማስተካከል የሚያስፈልገው ይመስለኛል ስትታመም ከስራ ትቆያለህ የሚለው ስትታመም ከስራ ትቀራለህ ተብሎ ቢጠየቅ ትክክል ይመስለኛል። ለማንኛውም በዛ አይነት ሁኔታ የቀረበ ጥያቄ ከሆነ። እንደ ህመሙ ሁኔታ ነው ከበድ ያለ ከሆነ አስፈቅጄ እቀራለሁ። ቀላል ከሆነ ግን ቀስ እያልኩኝ ሄጄ ለመስራት እሞክራለሁ። በስራ ላይ እያለሁ ህመሙ ከከበደብኝ እንዲሁ አስፈቅጄ እመለሳለሁ። ስለዚህ እንደ ህመሙ ክብደት ሁኔታ ይወሰናል ማለቴ ነው።

ይሄም ጥያቄ መስተካከል ያለበት ይመስለኛል በመሬት ላይ መቀመጥ ታመቻቸህ ምናልባት ጥያቄው እንዲህ ለማለት ተፈልጎ ይመስለኛል በመሬት ላይ መቀመጥ ይመችሃል። እንደዛ ከሆነ በመሬት ላይ መቀመጥ ብዙ አይመቸኝም። አንዳንዴ ሙስሊም ጓደኞቼ ቤት ስሄድ እነሱ በመሬት ላይ በሚያምር ሁኔታ አነጥፈው ተቀምጠው ባሉበት ሁኔታ ለመቀመጥ አይመቸኝም። አንዴ ወደዚህ አንዴ ወደዛ እየተገላበጥኩ እንቆራጠጣለሁ። ነገር ግን እነርሱ ደግሞ ተመችቶአቸው ለምደውት በስነ ስርዓት ተቀምጠው ሲበሉ ሲጠጡ ሲጫወቱ ሳይ ይገርመኛል። በጣም ለምደውታል። እኔ ግን ስላለመድኩ ይመስለኛል። በመሬት ላይ መቀመጥ አይመቸኝም።

በአደባባይ መናገር አዎ በአደባባይ መናገር በጣም እችላለሁ። ምክንያቱም አስተማሪም ነበርኩኝ ከአስራ ስድስት አመት በላይ የኮምፒውተር ስልጠና ስሰጥ ነበር። ከዚያም ባሻገር ቀደም ሲል በመንግስት መስሪያ ቤት በምሰራበት ጊዜ። ከታዳሽ ሀይል ጋር በተገናኘ የተለያዩ ስልጠናዎች እሰጥ ነበር። በቤተክርስቲያን ደግሞ ቃል አካፍላለሁ እሰብካለሁ። ስለዚህ በአደባባይ የመናገር ችግር የለብኝም። በጥሩ ሁኔታ ሀሳቤን ገልጬ ለህዝቡ ማስተላለፍ እችላለሁ።

በስራዬ ላይ እንደ ስራው ሁኔታ ነው። አንዳንዴ መረጃ ፍለጋ ወይም በተለያዩ ነገሮች ላይ ማጣራት ያሉብኝ ነገሮች ካሉ መቀበል የምፈልጋቸው መረጃዎች ካሉ ተደጋጋሚ ጥሪ ላደርግ እችላለሁ። አንዳንድ ጊዜ ደግሞ አጠገቤ ባሉ በኮምፒውተሬ ውስጥ ባሉት መረጃዎች ወይም ደግሞ ከባልደረቦቼ ጋር ተዋይቼ የምሰራው ስራ ሲሆን። ጥሪ ላላደርግ እችላለሁ። ስለዚህ የጥሪ ሁኔታዬ ከስራው ጋር ግንኙነት አለው በአብዛኛው መስሪያ ቤት ውስጥ። በስራ ጊዜ የማደርገው ጥሪ ከስራዬ ጋር ግንኙነት አለው ማለት ነው።

ከደበኞች ጋር በተገናኘ የኔ ስራ በዋናነት- ገዢ ወይም ደግሞ ደንበኞቼ ጋር ሳይሆን ሻጭ ጋር ነው። ምክንያቱም የኔ ክፍል በዋናነት የሚሰራው ስራ ለፋብሪካችን የሚያስፈልጉ ጥሬ እቃዎችን ማቅረብ ነው። ስለዚህ ከየኔ ግንኙነት ከጥሬ እቃ አቅራቢዎች ጋር ነው። በስልክም በኢሜልም በተለያየ መንገድ ግንኙነት የማድርገው ከእነርሱ ጋር ነው። በመጀመሪያ ስራውን የሚገዛውን ጥሬ እቃ ፍላጎት ከተለያዩ አምራች ክፍሎቼ እቀበልና ከዚያ በኋላ ከአቅራቢዎቼ ደግሞ ምን አይነት ጥራት ያለው- በስንት ዋጋ በምን ያህል ጊዜ ሊያቀርቡ እንደሚችሉ ከእነርሱ ጋር ግንኙነት አድርጌ ካጣረው ከለየው በኋላ- እቀበልና ወደ የሚመለከተው ክፍል አስተላልፋለሁ። ከደበኞች ጋር የሚኖረኝ ግንኙነት አልፎ አልፎ አደርጋለሁ። ስመደብ ደንበኞቻችን ስለ ምርታችን የሚሰጡትን አስተያየት ለመቀበል ግምገማ ለማድረግ ምን ማስተካከል እንዳለብን የነሱን ግብአት ለመቀበል አንዳንድ ጊዜ ተመደቤ የምሰራበት ሁኔታም አለ።

አዎ ውሳኔ መስጠት እችላለሁ። በቤት በቤትም ሆነ በመስሪያ ቤት በተለያዩ ጉዳዮች ላይ ውሳኔ እሰጣለሁ። ነገር ግን ውሳኔ ከመስጠቴ በፊት ጉዳዩ ምን እንደሆነ በጥንቃቄ አው ለየዋለሁ። እና ምን አይነት ውሳኔ መወሰን እንዳለብኝ ጉዳዩን በጥንቃቄ ከመረዳት መጀመር ስላለበት ጉዳዩን በትክክል በጥንቃቄ ከተረዳው በኋላ ትክክለኛውንና ለዚያ ጉዳይ የሚሆነውን ውሳኔ ደግሞ እወስናለሁ። ለምሳሌ ግዢ ቢሆን ከጥራት አንፃር ከጊዜ አንፃር ከዋጋ አንፃር አገናዝቤ ውሳኔ እወስናለሁ።

ጥፍሬን ቶሎ ቶሎ ነው የምቆርጠው። ጥፍር ማሳደግ አልወድም። በተለይ የእግሬ ሲሆን ካልሲ ስለሚቀድብኝ- ስተኛም አንሶላ ሊቀድና ሊያበላሽም ስለሚችል እንዲያድግ አላደርግም። የእጆቼንም ጣቶች ላይም ያለውን ጥፍር እንዲሁ ደግሞ እንዲያድግ አልፈቅድም አላደርገውም ደስ አይለኝም። ጥፍሬ ሲያድግ ደስ አይለኝም። ምቾት አይሰጠኝም። ከዛ ባለፈ ደግሞ በተለይ በእጄ ጥፍር ውስጥ ቆሻሻ እየገባህ ለጤናም ጠንቅ የሚሆን ነገር ሊያስከትል ስለሚችል ጥፍሬን አዘውትሬ እቆርጣለሁ።

በእንጨት እሳት ማብሰል አዎ እችላለሁ። በክብሪት ለኩሼ አቀጣጥላለው የሚነድ ሻማም ካለ የሻማውን እሳት ተጠቅሜም እንጨቱን በማቀጣጠል ምግብ አበስላለው። እኛ ሀገር ግን ከእንጨት ይልቅ አሁን ላይ መብራት ከጠፋ የምንጠቀመው ከሰል ነው። እንጨቱን ከሰሉን ለማቀጣጠል ያን እንጠቀምበትና ከዚያ በኋላ ከሰሉ ከተቀጣጠለ በኋላ ምግብ የምናበስለው በከሰል ነው። እኔም በብዛት የምጠቀመው እንደዚያ ነው። ከዚበፊት ግን ከከሰል ይልቅ ልጅ እያለን ትዝ ይለኛል። ቤተሰቦቼ በእንጨት ነበር ምግብ የሚያመስሉት እኔም አልፎ አልፎ እንደዛ አደርግ ነበር። አሁን ግን በመብራት ስቶቭ በመጠቀም ካልሆነ ደግሞ መብራት ከጠፋ በእንጨት አማካኝነት ከስል ካቀጣጠልን በኋላ በከሰል ነው የማመስለው።

በትምህርት ቤት የምወደው ትምህርት በዋነኛነት ሂሳብና ፊዚክስ ነው ከቁጥር ጋር የተገናኘ ትምህርት በጣም እወዳለሁ። በርግጥ። ሁለተኛ ደረጃ ትምህርት ቤት በነበርኩ ጊዜ ባዮሎጂና ኬሚስትሪም አልጠላም። እነሱንም ደስ እያለኝ ነበር የምማረው። እኔም የማልወደውና የምጠላው የታሪክ ትምህርት ነው። ታሪክ ከሰዎች መስማት ደስ ይለኛል እንደ ትምህርት መማር ግን አልወደም። እንደ ትምህርት የምወደው ሂሳብ እና ፊዚክስን ነው በጣም ነው የምወደው። ደግሞ በእነሱ አንፃር የተሳካልኝም ነኝ ተሳክቶልኛል በጣም ስለምወዳቸው። ውጤቱም በጣም ጥሩ ነበር።

ዜና የማገኘው አንደኛው ምንጭ ቴሌቪዥን ሲሆን ሌላኛው ደግሞ ማህበራዊ ሚዲያ ነው። ከዚያም ውስጥ በዋናነት የምትጠቀመው ዩቲዩብ ላይ ነው። በዩቲዩብ የሚተላለፉ የተለያዩ የዜና ቻናሎችን እጠቀማለሁ እና ዜና ከዛ ነው የምሰማው። የቢቢሲ ሲኤንኤን አልጀዚራ እና ሌሎች የሀገር ውስጥ ዜናዎችን የሚያቀርቡ ቻናሎችን እየፈለኩኝ በእነርሱ በኩል ነው ዜና የምሰማውና ይምከታተለው አሁን። የቴሌዥኑ እንደተጠበቀው ሆኖ ማለት ነው

ካልተሳሳትኩ የዚህ ጥያቄ ሊል የፈለገው ቤትህን እንዴት ታስውባለህ ይመስለኛል ታስዋለህ ታስዋለህ ከሚለው ይልቅ ቤትህን እንዴት ታስውባለህ? ለማለት ይመስለኛል እና እንደዚህ ከሆነ ቤቴን የማስበው በርግጥ ባለቤቴ ናት ቤቱን የምታስወበው እኔ መርዳት ነው የምችለው። ይሄን አቀብለኝ ይሄን አምጣልኝ ስትለኝ ለርሷ እያመጣሁ እያቀበልኩ ቤታችንን በበዓላት ቀን በልጆቻችን ልደት ፕሮግራም ልዩ ልዩ ፕሮግራሞች እና ጉዳዮች ሲኖረን ቤት የምታስውበው ባለቤቴ ናት። እኔ ደግሞ ረዳት ነኝ። መጋረጃዎችን በመቀያየር ሶፋ አቀማመጡን በመቀያየር የቴሌቪዥን ቦታ በመቀያየር ጉዝጓዝ በመጎዝጎዝ ወይም ምንጣፍ በማነጠፍ ሀረግ በመዘርጋት ልዩ ልዩ መብራቶችን በመትከል በእንደዚህ አይነት መንገድ ቤት እናስውባለን። በዋናነት የምታስውበው ባለቤቴ እኔ ደግሞ ረዳት ሆኜ

ጫጫታም ባለበት ስፍራ መገኘት አልወድም። እኔ ባለሁበት በድንገት ጫጫታ ቢፈጠር ቶሎ ተነስቼ ዞር እላለሁ። ጫጫታ ምቾት አይሰጠኝም። አንዳንዴ ጫጫታው የጭቅጭቅ ውጤትም ሊሆን ይችላል። ሰዎች ከብዙ ጫጫታ በኋላ ወደ ግጭትም ሊሄዱ ስለሚችሉ አይመቸኝም። ከዛ ባሸገር ደግሞ ጫጫታው መደማመጥ ስለሌለበት ከመረበሽ በስተቀር ለሚናገሩትም ጥቅም አለውም ብዬ አላስብም። ደግሞ ከዚያ ቦታ ቶሎ ዞር ማለትን እመርጣለሁ።

በስራ ጊዜ በስራ ሰዓት ስራ ስራዬን ነው እንጂ የምሰራው እረፍት አላደርግም እረፍት የማደርገው ስራዬን ከጨረስኩኝ በኋላ ነው። ምናልባት ስራው የማያልቅና ብዙ ጊዜ የሚፈልግ ከሆነ። ሰዓት አይና የስራ ሰዓት ሲያልቅ ወደ እረፍት እሄዳለሁ። ከዛ ውጪ በስራ ጊዜ በስራ ሰዓት እረፍት አላደርግም። እንደውም ይልቁኑ እኔ በዋናነት ስራ እጄ ላይ እያለ እረፍት ቶሎ አይሰማኝም ደስ እሚለኝና ውስጤ እርክት የሚለው ስራዬን ስጨርስ ነው። እና የስራ ሰዓት ጊዜን ለእረፍት አልጠቀምም።

ቀልድ መናገር ቀልድማ ከሌለ ምኑን ኖርነው። ቀልድ መናገር በጣም ነው የምወደው። መቀለድ ደስ ይለኛል ከቤተሰቦቼ ጋርም። ቀልድ እወዳለሁ ከጓደኞቼ ጋርም በመስሪያ ቤትም ቀልድ እወዳለሁ። ያ ግንኙነታችንን ቀና ያደርገዋል። ጣፋጭ ያደርገዋል በጉጉት እንድንገናኝ ያደርጋል። ግንኙነታችን አሰልቺ እንዳይሆን ያደርጋል። ሁል ጊዜ ቁም ነገር ብቻ ከሆነ ያሰለቻል ይደክማል ይታክታል። ቀልድ ሲቀላቀልበት ግን እያዝናና ደስ እያሰኘ የሚሰራውንም ስራ በተሳካ ሁኔታ እንዲፈጸም ያደርጋል። ስለዚህ ቀድል መናገር እወዳለሁ ሰዎችም ሲቀልዱ ደስ ይለኛል።

በእጅ የሚሰራ ስራ አስገዳጅ ከሆነና ስራው በእጅ መሰራት ካለበት በእጅ እሰራለሁ በማሸን መሰራት ያለበት ከሆነ ደግሞ በማሸን እሰራለሁ። ለምሳሌ ከዚህ በፊት ቡና የምንፈጨው በሙቀጫ በመውቀጥ ነበር። አሁን ግን የቡና መፍጫ ማሽን ስላለ በእጄ ሳይሆን በማሽን ነው ቡና የምፈጨው። ስለዚህ እንደ ስራው ሁኔታና መሳሪያ በእጄ አለ የለም ማሽን ካለ በማሽን እጠቀማለሁ። ማሽን ከሌለ በእጄ የሚሰራ ስራ ከሆነ በእጄ እሰራለሁ።

በርግጥ ልብስ ማጠብ እኔ አልወድም። ነገር ግን ግድ ሆኖ ሲመጣ ባለቤቴ ከሌለች ልጆቼ ከሌሉ ወይም ደግሞ እነርሱ ኖሮም በሌላ ስራ ብዛት ድካም ከተሰማቸው የኔን ልብስ ለማጠም የማይችሉም ከሆነ አጥባለሁ የማጥበው ግን በእጄ ሳይሆን በማሽን ነው። ብዙ ጊዜ በእጄ የማጥበው ሸሚዝ ኮሌታ አካባቢ ላይ ማሽን ስለማያስለቅቅ እሱን በጄ አጥባለሁ። ከዚያ ውጪ ግን አብዛኛው ልብሴን ማሽን ውስጥ ከትቼ በማሽን ነው የማጥባ። በእጅ አይደለም በእጅ በማሽን ማጠብም አልወድም። በእጄ እንዳጥብ የሚያደርገኝ ኮሌታው ላይ ያለ ቆሻሻ በቀላሉ በማሽን ስለማይለቅ ነው። ልክ እንደዚሁ አንዳንዴ ካልሲም የውስጥ ሱሪም ማሽን በደንብ ማያስለቀቅ ከሆነ በእጄ አጥባለሁኝ። ይሄን የማደርገው ግን ወድጄ ሳይሆን አማራጭ ሳጣ ነው እንጂ በብዛት ልብሶቼን የሚያጡት ባለቤቴ ወይም ልጆቼ ናቸው።

አዎ ወደ ዋናው ነጥብ መጣችሁ። በመታጠቢያ ቤት ውስጥ ትዘምራለህ? በጣም ነው የምዘምረው በጣም ነው ደስ የሚለኝ እግዚአብሔርን በሙላት ከማመልክበት ስፍራ አንዱ መጣጥቢያ ውስጥ ነው። ገላዬን በምታጠብ ጊዜ። ልብስ በማጠብ ጊዜ። በመታጠቢያ ቤት ውስጥ የተለያየ ነገር በምሰራበት ጊዜ መዘመር ደስ ይለኛል። በዝማሬ ደግሞ እግዚአብሔርም ማምልክ ከእርሱ ጋር ከመንፈስ ቅዱስ ጋር ህብረት ማድረግ በጣም ነው ደስ የሚለኝ። እና መዘምር እወዳለሁ። በመታጠቢያ ቤት ውስጥ እዘምራለሁኝ አዘውትሬ ነው የምዘምረው። ዝምሬ በእርግጥ ሰዎች ቢሰሙ ብዙ የሚመቻቸው አይነት አይደለም። ለራሴ ግን ደስ እያለኝ የማውቀውን የምወደውን ዝማሬዎች በብዛት በመታጠቢያ ቤት ውስጥ እዘምራለሁ።

እኔ ብዙም ሽቶ ተጠቃሚ አይደለሁም። ሽቶ በብዛት እኛ ቤት የምትጠቀመው ባለቤቴ እና ደግሞ የመጀመሪያው ሴት ልጄ ናት። እኔ አንዳንዴ እሱንም በባለቤቴ አስገዳጅነት ነው። ሽቶ የምጠቀመው ሰርግ ስንሄድ። በተለያዩ ሰዎች ጋር ከተለያዩ ሰዎች ጋር የምንገናኝበት ነገሮች ሲኖሩና አብረን ስንወጣ። ሽቶ ለእሷ ስትጠቀም ለኔም ታደርግልኛለች። እኔ ግን ብዙም ሽቶ አልወድም። መጠቀም ካለብኝ ደግሞ ለስለስ ያለ። ሽታ ያለው ሽቶ ይመቸኛል።

አዲስ ነገር መማር በጣም ብዙ አለ። በተለይ ቴክኖሎጅ ላይ አርቴፊሽያል ኢንተለጀንስ ፕሮግራሚንግንም በሚመለከት ተጨማሪ አዳዲስ ነገሮች ካሉ እሱን መማር እፈልጋለሁ። የኤሌክትሮኒክስ ዲዛይኖች አዳዲስ ግኝቶች በተለይ ስለ ኳንተም ሜካኒክስ በኤሌክትሮኒክስ ላይ ጥቅም ላይ ውሎ ከሆነ በምን አይነት ሁኔታ ጥቅም ላይ እንደዋለ እሱን ማወቅ በጣም በጣም ደስ ይለኛል። እና የቴክኖሎጅ ሰው ስለሆንኩኝ ቴክኖሎጅ የደረስበትን ደረጃ ለማወቅ እለት እለት እተጋለሁ።

በልጅነቴ የምኖርበት ቤት ቦታው ወንጂ የሚባል ቦታ ነው። በኢትዮጵያ ኦሮሚያ ክልል ናዝሬት ከምትባል ከተማ አቅራቢያ አለች። ስኳር ማምረቻ ካምፕ ያለበት ነው። እና የምኖርበት መኖሪያ ቤት ሁለት መኝታ ክፍል እና አንድ ሳሎን አለው። እና እኛ ደግሞ ልጆች በቁጥር ስምንት ነን። በቃ በብዛት መሬትም አልጋም ላይ ነበር የምንተኛው። መኖሪያ ቤታችን ቤቱ አሰራሩ ብዙም ለመኖር የሚመች አይነት አይደለም። ነገር ግን እንደ ምንም አብቃቅተን ስንኖርበት ነበር። የኩሽና :መታጠቢያ: ሽንት ቤት ለራሱ ለብቻ የለውም ከአካባቢ ሰው ጋር በጋራ የምንጠቀመው ወጣ ያለ ቦታ የተሰራ ስለሆነ- ቤቱ ብዙ ለኑሮ አመቺ አልነበረም። ነገር ግን በዛም ሁኔታ ውስጥ እየተጋጋዝን እንደ ምንም የዚያን ወቅት አስቸጋሪ ሁኔታ ማለፍ ችለናል። እንጂ ቤቱ ብዙ የሚመች አይነት አልነበረም።

የጨረቃ ብርሃን በጣም ነው የምወደው። ምሽት ላይ የጨረቃ ብርሃን እጠቀማለሁ። በማየት ደግሞ እደሰታለሁ እዝናናለሁ። ስለተፈጥሮ ከምገረምበት ነገር አንዱ ጨረቃ ናት። ጨረቃን በማየት ኮከቦችን በማየት ስለተፈጥሮ ብዙ አሰላስላለሁ። እና እንዴት እንደተዋቀሩ እግዚአብሔር እንዴት አዋቅሮ በየስፍራቸው እንዳስቀመጣቸው እያየሁ ከጨረቃ የሚወጣውን ብርሃን እያየሁ እጅግ እደነቃለሁ። እግዚአብሔርንም አደንቃለሁ።

የቤቴን እቃ ላስቆጥርህ ምን ምን እንዳለ ልንገርህ። ቤቴ ምን ምን አይነት የቤት እቃዎች አሉ። ሶፋ አለ። ጠረጴዛ እና ወንበሮች አሉ አልጋ አለ። ሼልፍ አለ ስቶቮች አሉን። የቡና መፍጫ ማሽን አለ። የጅውስ መጭመቂያ ማሽኖች አሉን። የልብስ ማጠቢያ ማሽን አለ። ቴሌቪዥን አለ። ስልኮች አሉ። ላፕቶፕ አለ። ልዩ ልዩ እቃዎች አሉን

በቡድን መስራት በቡድን መስራት በጣም እወዳለሁ። ከመውደድም ባሻገር ደግሞ እጅግ አስፈላጊ እንደሆነም አምናለሁ። ለምሳሌ በእኛ መስሪያ ቤት በቡድን መስራት ለስራችን ውጤት መሰረታዊ ጉዳይ ነው። ብዙ ነገር ላይ ውይይት አድርገን እኔ ከማላይበት አቅጣጫ ሌላው እያየ ሌላው ከማያይበት አቅጣጫ እኔ ያየሁትን እየተነጋገርን ግብአቶችን አውጣጥተን ነው ወደ ፍጻሜ የምናደርሰው። በቤትም ቢሆን በቡድን እየተነጋገርን ከባለቤቴ ጋርም ልጆቻችንንም አካተን እየተማካከርን የምንሰራው ስራ በአብዛኛው ውጤታማ ነው። ስለዚህ በቡድን መስራት በጣም ነው የምወደው።

አዎ ስጦታ መስጠት በጣም ነው የምወደው በተለያየ ጊዜ ለሰዎች ስጦታ አስቤ ጉድለታቸውን አይቼ እሰጣለሁ። የግድ ጉድለትን ጠብቄ ሳይሆን ደግሞ ለምሳሌ ልደት ሲሆን በዓላት ሲሆኑ የገና በዓል የአዲስ አመት እንቁጣጣሽ ሲመጣ በፋሲካም እንዲሁ ስጦታ መስጠት ደስ ይለኛል። ለባለቤቴም ለልጆቼም ለጓደኞቼም ስጦታ እሰጣለሁ።

አካባቢዬን በጣም ነው የምወደው ለብዙ ነገር አማካይ የሆነ ቦታ ስለሆነ፣ ጸጥታም ስላለው፣ አከራዮቼም ጎረቤቶቼም በጣም ጥሩ ስነምግባር ስላላቸው አካባቢዬን እወደዋለሁ። ቢሆን አያስቸገረም፣ ወደ ከተማ ለመሄድም አመቺ ነው፣ ወደ ቤተክርስቲያን ለመሄድ ብፈልግ ቅርቤ ነው ለመስሪያ ቤቴም ቅርቤ ነው ታክሲ ሳልይዝ ነው የሚሄደው ለባለቤቴም ቢሆን ከመስራቤቷ አንድ ታክሲ ብቻ ነው የምትይዘው እና በሁሉ ነገር የተመቸኝ አካባቢ ነው።

ብዙ ትንሽ ሳለህ ማለትም ህፃን እያለህ እንደማለት ይመስለኛል። ህፃን እያለሁ እኔ ታላቅ አንድ ታላቅ እህት አለችኝ እናቴና አባቴ ናቸው። ስለዚህ የሶስቱም አይን እና እንክብካቤ በእኔ ላይ ነበረና ጥሩ ጊዜ ነበረኝ። እና በህፃንነቴ እነርሱ ይንከባከቡኝ እንደነበረ ትንሽ ትንሽ አስታውሳለሁ። በተለይ ታላቅ እህቴ እየተሸከመችኝ ሰፈር ውስጥ ወደዚህ ወደዚያም ስታደርገኝ እንደነበር አስታውሳለሁ። እናቴም ከገበያ ስትመጣ አንዳንድ ጣፋጭ ከረሜል ላይ የመሳሰሉ ነገሮችን እየገዛች ስትመጣና ስትሰጠኝ ጭላንጭል ትንሽ ትዝ ይለኛል።

ስሜቴን በፊቴ ላይ ማሳያው እንደሁኔታው ነው። ለምሳሌ አዝኜ ከሆነ ማዘኔን ሰዎች እንዲያውቁብኝ ስለማልፈልግ ስሜቴን በፊቴ ላይ አላሳይም። እደብቀዋለሁ። እየሳቅኩኝ ምንም እንዳልተፈጠረ ለማስመሰል እሞክራለሁ። ነገር ግን ለምሳሌ ቤት እንግዶች መጥተው እንግዶች መካከል ልጄ የማይገባ ነገር ስትናገር ብሰማ በፊቴ ላይ በማሳየው ምልክት እንድታቆም አደርጋለሁ። እና እንደሁኔታው ይወሰናል ማለት ነው። በፊት ላይ ያለውን ስሜት ለመግለጽ ነው

በዚህ ቅዳሜና እሁድ ምን አደርጋለሁ? ቅዳሜ ጠዋት እስከ ስድስት ሰዓት የመስሪያ ቤቴን ስራ የምሰራው አለኝ እሱን እሰራለሁ። ከሰአት በኋላ በቤተክርስቲያናችን የአንድ ጓደኛችን ሰርግ ስላለ በዚያ ሰርግ ላይ እታደማለሁ። እሁድ እለት ደግሞ ጠዋት ያው እኔ የማታ ሰው ስለሆንኩ ቅዳሜ ማታ አርፍጄ ተኝቼ የተለያየ ስራ ሰርቼ አርፍጄ ተኝቼ እሁድ ጠዋት አርፍጄ እነሳለሁ። ጸልያለሁኝ። ከዛ ወደ ቤተክርስቲያን እሄዳለሁ። ከቤተክርስቲያን መልስ ምሳ በልቼ ከባለቤቴ ጋር ቡና እያፈላን እየተጫወትን እናሳልፋለን።

በመታጠቢያ ቤት ውስጥ መዘመር እወዳለሁ። እግዚአብሔርን ማምለክ በዝማሬ እግዚአብሔርን ማወደስ ስለ ምህረቱ ስለ ቸርነቱ መዘመር ደስ ይለኛል። እርሱን ማተለቅ። ኢየሱስ ክርስቶስን ማግዘፍ ማግነን ታላቅነቱን አዳኝነቱን ስለእኛ ከሰማይ ሰማያት መውረድና ስለኛ ዋጋ መክፈሉን በእርሱ እኛ ነፃ ስለመውጣታችን የሚገልጹ ዝማሬዎችን መዘመር በጣም ደስ ይለኛል እወዳለሁ።

የዚህ ጥያቄ የመጨረሻው ቃል ታስዋለህ የሚለው ግድፈት አለበት ይመስለኛል። እኔ እንደተረዳሁት ቤትህን እንዴት ታስውባለህ ለማለት ይመስለኛል። እንደዛ ከሆነ ቤቴን በማስዋብ ውስጥ የኔ ድርሻ ትንሽ ነው። በዋናነት ቤቴን የምታስውበው ባለቤቴ ናት። እኔ ግን በመርዳት እሷን በማገዝ ነው። ከጎኗ ምቆመው እና እሷ ናት የምታስውበው። አበባ ታስቀምጣለች። ሀረጎች ትሰቅላለች። መጋረጃን ትቀይራለች። የወንበሮችንና የቴሌቪዥን አቀማመጥ ትቀይራለች። ቀለም ትቀይራለች የግድግዳ ቀለም እየቀየረች ትቀባለች እንዲህ እንዲህ እያደረገች ታስውባለች። እኔ ደግሞ እሷን እየረዳሁአት አንድ ላይ እናስውባለን ማለት ነው።

በፍጥነት መተየብ አልችልም። የሚገርመው ደግሞ ኮምፒውተርን ከአስራ ስድስት አመት በላይ ያስተማርኩ ሰው መሆኔና በፍጥነት መተየብ አለመቻሌ የሚጋጭ ነገር ይመስላል። ይሄ የሆነበት ምክንያት ለምንድነው? በፍጥነት ለመተየብ ፍጥነትን እንዴት ማሻሻል እንዳለብኝ መውሰድ ያለብኝን መሰረተ ስልጠና ስላልወሰድኩ ነው። ባለቤቴ እጅግ በጣም በፍጥነት ትተይባለች። ይሄን ማድረግ የቻለችው ያንን መሰረታዊ ስልጠና ስለወሰደች ነው። እኔም ያንን የመተየብ ስልጠና ጣቶቼን በየትኛው ቁልፍ ላይ እንዴት እንደማስቀምጥና እንደምጠቀም የሚያሳየውን መሰረታዊ ስልጠና እስካልወሰድኩት ድረስ የመተየብ ፍጥነቴን መቼም ላሻሽል አልችልም። እና ቀርፋፋ ነኝ። እፈልጋለሁ ግን ጊዜም ስለሌለኝ ብዙም ተነሳሽነቱም ስለሌለኝ ፍጥነቴ እስካሁን ደካማ ነው።